ሰላም ሰላም ጤና ይስጥልኝ እንዴት ናችሁ። የዛሬው ቃል ደግሞ ልብስ ይላል ልብስ ማለት ምን ማለት እንደሆነ እስኪ እናብራራ። ልብስ ማለት አገላለጹ ለምሳሌ ከቃሉ እንደምንነሳው የሰው ልጅን እርቃኑን የሚሸፍን ማለት ነው። እርቃን ማለት ለምሳሌ ልብስ ስንል እንደ ሱሪ እንደ ቲሸርት ወንዶች የሚለብሱት ናቸው ሸሚዝ ምናምን ነገር ሴቶች ደግሞ የሚለብሱት ምንድነው? ጉርድ ብጃማ ሴቶችም ደግሞ አንዳንዴ ምን ይለብሳሉ? ሱሪም ይለብሳሉ ማለት ነው እና ልብስ ማለት ይሄ ነው ማለት ነው። እና ግን ልብስ እስኪ ከድሮ አንፃር ነው ይላል አሁን ድሮ ኢትዮጵያውያኖች ልብስ የሚለብሱት እንዴት ነበረ? ድሮ ስል በጣም ቴክኖሎጂ ባልነበረበት ሰዓት ቆዳ ምናምን ነበር ወይ ደግሞ ጨርቅ ይሄን ጨርቅ ሳይሆን ይሄ ቅጠላ ቅጠል ነበር። አስተናግዶች ቢያንስ የእንትናቸውን ሰውነታቸውን አፍርተ ሰውነታቸውን በዛ ይሸፍኑ ነበረ ከዛ በኋላ ቀስ እያለ እያለ እያደገ እያደገ መጣና ምን መልፈስ ጀመሩ። የሸማቃ ማለት ነው ያ ያሀገር ጨርቅ የጥጥ ይዘራል ከዛ ጥጡ ከበቀለ በኋላ ፍሬውን ተጠቅሞ ጥጡ ብቻውን ይላል ይፈተልና እናቶች ይፈትልታል እዛው ወዲያ መቃ ይበላል። ሶስት አራት አምስት ስድስት ሰባ ስምንት መቃ እያሉ ምን ያረጋሉ መቃ ያዘጋጃሉ ማለት ነው። ያነን የፈተሉትን እንትን መጠጥ ከዛ በኋላ ምን ያረጋሉ ያነን ለሸማኔ ይሰጡታል ሸማኔ በባህላዊ መንገድ ጥሩ እና ጽድት አርጎ ብዙ ጊዜ ይሰራል ማለት ነው እና እሄንን ለምሳሌ ከምን አናየዋለን? እንደ አብነት ወይም እንደ ምሳሌነት አሁን አድዋ ጦርነት ላይ ብዙ ግዜ ዶክመንተሪ ተሰርቷል። እና እዛ የኢትዮጵያ ህዝብ ምንድነው የለበሰው? አብዛኛው የሆነ ነጭ ልብስ ነው ነጭ ልብስ ነው ምክንያቱም ጥጥ በባህሪው ነጭ ነው። ግን በእውነቱ ያነን ነጭ ነገር ወደ ጥቁር ወደ ሰማዊ ወደ ቢጫናም ይቀይሩታል በወነ ቀለመ ቀለም እየነከሩ ማለት ነው በፍራፍሬ አድረገው ቀለሙን እየቀያየሩ እየዘፈቁ ይቀይሩታል ግን ብዙ ግዜ ምንድነው ነጫጭ ልብስ ነው ሚለብሱት ማለት ነው። ሲቀጥል ደሞ ምንድነው? ልብስ ስንል ብዙ ግዜ እኛ በአይምሮአችን የሚወጣው ብዙ ግዜ የሆነ ሱፍ አምባሳደር ምናምን ብቻ አደለም አለ አደለ ተራ ቀለል ያለ ሱፍ ልብስ አለ ማለት ነው። ልክ አሁን ዳሁውም ይለብሳል ሀብታሙም ይለብሳል ማለት ነው። እና ከዚህ አንፃር ነው ልብስ አለ አሁን ለምሳሌ ብዙ ጊዜ ገበያ ላይ ስንሄድ ልብሶች አሉ ግን የተለያዩ ልብሶች አሉ። ደሃው ማህበረሰብ ሚለብሰው ልብስ አለ የሆነ ቀለል ያለ በርካሽ ዋጋ ምናምን ሚገኝ እኛ ሀብታሞች ደሞ ሚለብሱውት ደሞ አለ በጣም ውድ የሆነ ሱፍ። በጣም እንደዚህ በጣም ዘመናዊ የሆነ ኮት ኮት ጃኬት የተለያዩ ነገሮች ያሉት ማለት ነው። እና ልብስን ከዚህ አንፃር እንገልጸዋለን ማለት ነው። እና ልብስ ደሞ ከሌላ ከብዙ አንፃር ደሞ ማየት እንችላለን ለምሳሌ ከክብር አንፃር እናያለን። የሆነ ሰው ልብስ ለበሰ ወይም ደሞ አረገ ማለት እንደ ኢትዮጵያ አገላለጽ ክብር ማለት ነው። ምክንያቱም ሀፍረቱ ሀፍረተ ስጋ ማለት ለምሳሌ ምንድነው? ለወንድ ልጅ ብልቱ ማለት ነው። ሀፍረተ ስጋ ማለት ለሴት ደሞ ምንድነው? ብልቷ እሄ ይሆናሉ አሉ አደል ግንኙነት ሚያረጉበት አካባቢ ማለት ነው። እና ያንን የሆነ ሰው ልብስ ስናስብ። ስለሚሸፍንበት ልብስ ምንድነው ክብሩን ይጠብቁታል ምክንያቱም ያነ ምንድነው ልክ እንደ ክብር ስለሚታይ ያነን ክብር እንደማወረድ ስለሚታየ ያነን ክብር መግለጽ ወይም ደሞ ለሰው ማሳየት ያነን ስለሚሸልናል ልብስ ምን እንለዋለን? ገመና ሸፋኝ ወይም ደግሞ ክብር የሚያስጠብቅ እንለዋለን ማለት ነው። እና ብዙ ጊዜ ልብስ ስንል በአእምሮአችን የሚመላለሰው ክብር ነው ማለት ነው። ሁለተኛ ደግሞ ልብስ ስንል ደግሞ በአዕምሯችን ብዙ ብዙ የሚመጣው ደግሞ ምንድነው? ደሃ ማህበረሰው ሰው ለምሳሌ ኢትዮጵያ ውስጥ አብዛኛው የሆነ ደሃ ማህበር ሰው ልብስ አይለብስም። ማለትም ልብሱ ይቅደድበታል ብዙ ጊዜ ልብስ እኛ ስንቀመጥ ቂጣችን ከሆነ ከሌላ ከዚህ ጋር ምናምን ወይ ከሌላ ጋር እንደዚህ ስለ ስለሚገናኝ ስለሚተሻሽ ቶሎ ብሎ ምን ይላል? ይቀደዳል ቂጣችን አካባቢ እጃችን አካባቢ ይቀደዳል ምን ነገር። በፀሀይ ደግሞ እንደዚህ ፌድ ይበላሽና ይቀደዳል ማለት ነው በፀሃይ ብዛት። እና ይሄ ስለሚያስቸግራቸው እና ደግሞ መግዛት እና መተካት ስለማይችሉ ምንድነው ኢትዮጵያ አብዛኛው ደሃው አለ ደሃ ስባል የኔ ቢጤ ማለት ነው። እዚህ መንገድ ላይ ምናምን የምናገኛቸው ልብስ ስለማይለብሱ ልብስ ስንል ማይለብሱ ሰዎች ምንድነው በአእምሮአችን ይመላለሳሉ ማለት ነው። እና ልብስ በጣም ወሳኝ ነገር ነው። በአለማችን ላይ ልብስ ሲኖር ነው ሁሉም ሰው ተከባብሮና ተናቦ የሚኖሩ ምክንያቱም ሁሉም ሰው ለምሳሌ ወንድና ሴት ልብስ ባይሆን ኖሮ ዝም ፊትለፊት የሚታየው ቢሆን ኖሮ ያው እንስሳዊ ባህሪያቸው አለ አይደለ ይሄ። ልክ አሁን እንስሶች እንደሚያደርጉት ሁሉ ወንድም ግልፍተኛ ሆኖ ወይም ደግሞ ሴት ግልፍተኛው እና ጥቃት የማድረስ እድሉ ከፍተኛ ነው ማነው። እና ልብስ መኖሩ በሰላም እንድንኖር በጣም አስፈላጊ ነገር ነው ማለት ነው። በተለይ ደግሞ ተቃራኒ ጾታዎች ለምሳሌ ብዙ ጊዜ አንዳንድ ስራ ቦታዎች ላይ አብረው ይላሉ፤ አብረው ይጫወታሉ፤ አብረው ብዙ ነገር ያደርጋሉ ያንን የሚያደርግበት ከምን አጻር ነው ልብስ ስላላቸው ማለት ነው። እና ልብስ በጣም ወሳኝ ነገር እና አስፈላጊ ነገር ነው። አመሰግናለሁ።

ሰላም ሰላም እንዴት ናችሁ የዛሬው ቃል ደግሞ ምንድነው ፊት ነው የሚለው ፊት ማለት በእውነቱ ስናብራራው ፊት ማለት ከእኛ ከሰውነት ክፍላችን መካከል አንዱ ነው የሚመስለኝ እየሰውነት ክፍል እግር አለ ጉልበት አለከእግር ትንሽ ከፍ ብሎ ቁጥቢ የሚባለው ደግሞ ከእግር ታችኛው አካባቢ የሚገኝ ማለት ነው የታችኛው ጭግርና የሁለት ፊፋ እግርም የሚገናኝበት ትንሽ ያው ፓርት ምን ትባላለች ቁርጭምጭሚት ትባላለች ከዛ ባት አለ ጭናችን አካባቢ እዛ የኛ ጾታችን አለ እዛ ትንሽ ከፊት ደግሞ ወገብ አለ ከወገብ ከፍሲል ደግሞ ሆድ አለ ከሆድ ከፍ ሲል ደግሞ ደረት አለ ከደረት ከፊት ደግሞ ምን አለ አንገት አለ በሁለት ጎን ደግሞ እጅና እጅ አሉ ተጅመካከል ምን አለ ጣታ አለ እናምን ምን አለ አይን ጥርስ ጆሮ አፍንጫ ራስ ፀጉር አሉ ማለት ነው እነዚህ ምንድን ናቸው ፊለፊት የምናያቸው የሰውነታችን ክፍል ማለት ነው ከዚህ መካከል አይንን ጥርስን ጉንጭን ከንፈርን ግንባርን ጠቅልል አድርጎ ማን ነው የያዘው ፊት ይባላል ፊት እንለዋለን ማለት ነው እና ፊት ማለት ቀደምት ፊት ለፊት የሚሄድ ማን ነው ብዙ ጊዜ ለምን እንደዛ እንዳለ አይደለም ለምን እንደዛ አይደለም ብዙ ጊዜ የሰው ልጅ ወደ ፊት እየሄደ ለምሳሌ እንደው አይበለው እና እንደው የሆነ ነገርባይ ወይም ሀሳቡ ተሰርቆበት መንገድ ላይ እየሄደ ብዙጊዜ ከምንጋር ይጋጫል ከምን ጋር ከግንድ ጋር ከግንዱ ጋር ሲጋጭ ማንን ያገኛል ግንባሩን ነው የሚያገኘው ግንባሩ ደግሞ ምንድነው የፊቱ አንዱ አካል ነው ማለት ነው ስለዚህ በቀጥታ ትርጉም ተሄድና ራሱ የሰው ልጅ ምንድነው ፊት ለፊት ሲጋጭ ቶሎብሎ ማንን ነው የሚያጠቃው ፍ ፊለፊቱን ማለትነው ምናልባት ተጠልፎ ቢወድቅ ራሱ በእጁ ካልተተረኮዘ በስተቀር ማንንም ፊት ወይ ጥርሱን ወይ ደግሞ አፋ አካባቢ ይመታል ማለት ነው ስለዚህ ምንድነው ፊት ማለት የመጀመሪያ መስዋዕትነት የሚከፍል ማን ነው ይሄን ነገር የምናደርገው ጠቅለል አድርገን ወደ ጠቅለል አድርገን ወደ ሀሳብ እናምጣው ፊት ማለት እንደ ኢትዮጵያ አገላለጽ ከዚህ ተነስን ስንተነተነው እንደ አንድ ቤተሰብ ለምሳሌ ፊት የሚባለው ምንድነው ልክ እንደ የሟች ለምሳሌ አባት ፊት ይባላል እና እናትም ፊት ይባላሉ ለምን አባት ፊት የሚባለው ፊት ማለት ለብዙ ነገር አሁን ፊት ለፊት እንደምታየው ለምሳሌ አሁን የሰው ልጅ አሁን አንድን ሰው ቀጥታ መጀበመሪያ ስናየው ምኑን ነው የምናየው ፍልፍት ካየነው ፊቱን ነው የምንየው ከኋላ ካየነው የጀርባውን እንደምናየው ፊለፊት ካየነው ፊቱን ነው ስናወራው ፊቱን ፊቱን እያየን ነው የምናወራው ብዙ ጊዜ ስብሰባ ላይ ምናምን ነገር ማለት ነው ፊቱን የሆነ ሰው ተሰጠና አቴንሽን ወይም ምን ማለትም ትኩረት የለውም ለነስል ስለምንተረጎመው ማለት ነው እና አባት ማለት አንድ ቤተሰብ ውስጥ ምንድነው ፊት ነው ፊት ማለት ገንዘብ የሚያመጣ አንድ የአሁን ቤተሰብ ውስጥ የሆነ ችግር ይፈጠር የሆነ ራብ ቢፈጠር የሆነ ፀብ ቢፈጠር ቀድ ቀድ ቀድ በቅድሚያነት እሱ የሚጠየቅበት እሱ የሚያስተካክልና እሱ ምንድነው የሚያረጋጋሰው ነው ማለት ነው እና ፊት ማለት እንደ አንድ ቤተሰብ ምንድነው ብዙ ጊዜ አባት ነው እናትም ፊት ትባላለች ምክንያቱም እናት ማለት ልጆችን የምታሳድገው ማለት ነው ምክንያቱም ልጆች የሆነ ቢያኮርፉ ቢያለቅሱ ሌላ ፀባይ ቢይዝባቸው ምንድነው መጀመሪያ ማንንም የምትወቀሰው ፊትም የምትባለው እናት ናት ማለት ነው ምክንያቱም እሷ ናት ለምን ጥሩ አድርገሽ አልሳደግሽም የምትባል ማለት ነው ስለዚህ ከዚህ አንፃር ማናት ፊት ፊት በምን ይገለጻል በእናት ማለት ነው እና ደስ የሚል አገላለጽ ነው እኔ የበጣም እወደዋለሁ እንግዲህ እንቀጥል አሁንም ፊት ማለት ምን ማለት እንደሆነ ማለት ነው ፊት ማለት ያው ቅድም እንዳልነው ብዙ ሸክም የሚያርፍበት ነቀፌታን ደስታን ብዙ ነገሮችን የሚያስተናግድ የሰውታችን ክፍል ነው ልክ እንደዚህ ሁሉ ፊት እንዳጠቃላይስናየው ለምሳሌ በወንድ ይገልጻል በወንድ ይገልጻል እንዴት ነው ለምሳሌ እንዴት ኢትዮጵያዊ አትረጓጎም አትረጓጉም እንደ ውጪዎች ላይሆን ይችላል ግን እንደ ኢትዮጵያዊ አትረጓጎም ወንድ ይባላል ወንድ ላይ ለምሳሌ በትንሽ ብናነሳ አድዋ ጥርነት ላይ ጉራ ጉንደታ ላይ አካባቢ ላይ ፊት ማለት ምንድነው ፊለፊት ፊለፊት የመጀመሪያውን እፍታም የሚያመጣኝ ነው ልክ እንደዚህ ሁሉ የመጀመሪያውን ግንባራቸውን ለጦርነት ለድብደባ ምናምን ራሳቸውን አሳልፎ ሰጥተው ምን ሀገሪቷን የጠበቁት በብዛት ወደ ሰማንያ ምናምን ፐርሰንት የሚደርስ ምንድን ናቸው ወንዶች ናቸው እና ከዚህ አንፃር ብዙ ጊዜ ምንድነው ወንዶች እንደ ኢትዮጲያ አገላለጽ ፊት ይበላሉ ምንም ምንን የመጀመሪያውን ምን አደጋ የሚጋፈጥ ማለት ነው ምክንያቱም እነዛ አድዋ ላይ እነዛ ወንዶችን ተመትተው ወይም ደግሞ የሆነ ነገር ሆነው ሲታለፉ ነው ወደ መሃል ወደ ሴቶች ወደ እናቶች ወደ ሸሽማግሌዎች ወደ የተለያዩ የኢትዮጵያ ክፍል ሊበረበሩና ሊጎዱ የሚችሉት ማነው እና ፊት ማለት ምንድነው መስዋዕትነት የሚከፍል ማለት ነው ማነው ትርጓሜው ልክ በዚህ ተ ይተረጎማል ማለት ነው በቀጥታ ታለነ ደግሞ እንደ ቅድሙ እንዳልነው ፊት ማለት የስነታችን ክፍል ነው አይንን ጥርስን ቅንድብን ጆሮን ግንባርን ከንፈርን ጥርስ አፍ ሁሉ ነገር ነው አለ አይደለ ሸፍኖ የሚይዝ የሰውነታችን ክፍል ነው እናመሰግናለን።